ምግብ ለሌሎች ማካፈል ትወዳለህ የሚል ነገር አለ ምግብ ለሌሎች ማካፈል ያው እንደ ሰው ነው ማለት እኔ አልጠላም ምግብ ሰዎች ማካሃል እወዳለሁ ነገር ግን ምንድነው አንዳንዴ ሰዎች እኛን የዋህነት እያዩ የሆነ ሊጠቀሙብን የሞክሩ አይነት ሰዎች ከሆኑ እልወድም ደስ አይለኝም ማለት ነው። ነገር ግን ለሌሎች ማካፈል ደግሞ አንዳንዴ አስፈላጊ ነው። ብቻችንም ብቻውን የመላል ብቻውን ይሞታል ይባላል እና ያው እነኚህ ሰዎች ጋር ተሰብስበን በተለይ ደግሞ እኩል የሆነ ክፍፍል ካለው እኩል ተካፍለን የምንሰራ አይነት ነገር ከሆነ ተካፍለን የምንኖር አይነት ከሆነ በጣም ደስ ይላል። ሲጀመር እንዲህ አይነት ነገር መኖሩ ማለት ነው። እና ተካፍለን መብላታችን በጣም ጠቃሚ ነው። ብዬ አስባለሁ እና ተካፍለን ብንበላ ደግሞ የተሻለ ፍቅር ይኖርና የተሻለ ተጋቦት ይኖርና የተሻለ ደስ የምል ነገር ይኖራል ብዬ አስባለሁ። እና ከዛ ከዛ አንፃር ምግቦች ለሌሎች ማካፈል ትወዳለህ? አዎ እወዳለሁ። እና ይሄን አወ እዳለሁ ሚለውን ነገር ማንሳት እፈልጋለሁ። በሌላ አንፃር ደግሞ የማልወድበት ሁኔታ ይኖራል አንዳንዴ ሰው ውጪ ማለት የለብንም ሰዎች ጥገኛ በጣም መሆን የለብንም። እና ከዛ ከዛ አንፃር ስናየው የማልወድበትም ሁኔታ ይኖራል የምወድበትም ቦታ ሁኔታ ይኖራል። አይምሯል እና በአጠቃላይ ግን ምግብ ያው በተለያየ ጊዜ የኢትዮጵያ ማህበረሰብ እንደውም አብሮ መብላት ነው ባህል የሚልበት ሁኔታ ነበረና አብሮ መብላት ነው ባህላችን እያሉ ነው የሚሉት አብዛኛው ሰው ማለት ነው። እና እነኚህን ከማለት አልፎ ደግሞ አንዳንዴ አብሮ መብላት ባህል ከማድረግ አንፃር ብዙ ነገሮች ይኖራሉ እና አንዳንዴ አብሮ መብላትም የማይወዱ ሰዎች ይኖራሉ። ባህላችንም ግን አብሮ መብላት ነበረ በፊት በፊት ላይ አብሮ መብላት ነበረ አብሮ ካልበላን እንዲያውም ምግብ እንዴት ብቻዬን ከሆንኩ አይበላልኝም የሚል ማህበረሰብ ነበር። የነበረው በተለያዩ እቁብ ወይም ደግሞ በተለያየ ድግሶች በዚህ ምናምን በቃ አብሮ መብላት ነው እንትን የሚለው አብሮ በቃ በርቻስቸስ ማለት ነው። እና ነገር ግን ነገሮች እየተቀየሩ እየመጡበት ያለው ሁኔታ ከኑሮ ውድነቱ አንፃር በጣም ነገሮች እየተቀየሩ በፍጥነት እየተለወጡ ያሉበት ሁኔታ አለ። ምክንያቱም ሰዎች የኑሮ ውድነቱ እያስቸገረ በሚሄድ ሰዓት አብሮ በብላት ሳይሆን ለብቻቸው ራሳቸውን ለማዳን የሚያደርጉት ጥረት እየተሰፋ ነው የመጣው ብቻቸውን ትግል የሚያደርጉበት ራሳቸውን በየቀኑ ለማደግ የሚጥሩበት ሁኔታ ነው ያለው ይሄ ደግሞ ትንሽ አስቸጋሪ ነው የሚሆነው ማለት ነው። እና ብቻችንን ሳይሆን ምግብ ሌሎችን ማካፈል ተካፍለን ያለ ነገር ትጠቀማለህ ካሁን ነው የሚለውን ነገር ማንሳት እፈልጋለሁ ግን አሁን ያለው ሁኔታ ኑሮ ውድነቱ እና የኢኮኖሚ ሁኔታ በጣም ማህበረሰቡን ግራ እያጋባሁ ነው ብዬ አስባለሁ በጣም ሽቅብ ቁልቁል እያለ የነዳሁ እንደመሆኑ መጠን ነገሮችን ሰዎች ባሰቡበት መንገድ እየመሩ አይደለም በጣም ነገሮች ሲወዛገቡበት ያለበት ሁኔታ ነው ያለው ቀኝ ሲሉ ግራ ግራ ሲሉ ቀኝ አይነት ነገር ነው። ህይወት የሆነው እና ግን ከዛ አንፃር ካልሆነ በስተቀር ማህበረሰባችን ተካፍሎ መብላት እንደ ባህል የሚያይበት ሁኔታ አለ በጣም በብዙ መልኩ ተቃፍሎ መብላት የሚወድ ማህበረሰብ አለ። ይህንን ደግሞ የሚወድ ማህበረሰብ ተካፍሎ እንዲበላ ማድረግ ደግሞ በጣም አሪፍ ነገር ነው። እና እኔም ደግሞ እንዲህ አይነት ጊዜ ከሰዎች ጋር ብሬ ብበላ በጣም ደስ ይለኛል። ምንድነው ብዙ ጊዜ ዛሬ ላይ እንብላ ማለትም አንዳንዴ ሰዎች እንዲሁ ለአፋቸው ነው እንጂ የምርም የማይሆንበት ሁኔታ አለ። እና ምክንያቱ የተለያየ ነገር ሊሆን ይችላል ይሄ ነገር ደግሞ ትንሽ አስቸጋሪ ነው የሚለውን ነገር ማሳተፍ እፈልጋለሁ። እንደ አጠቃላይ እና ብዙ ነገሮች አሉ ብቻ አለ አንድ አብሮ መብላት ምናልባት አሁን በኋላ ሁኔታ በጣም እየቀረ ያለበት ሁኔታ አለ እየተዳከመ ያለበት ሁኔታ አለ። እነኚህን እንዳልሁህ ነው ግን ብዙ ነገሮችን ተካፍለን ብንበላ ማካፈል እወዳለሁ የሚለውን ነገር እወዳለሁ ነገር ግን የኢኮኖሚውና ያለው የግሽበት መጠን በጣም ነገሮችን እያመሰቃቀለ ያለበት ሁኔታ አለ። ተካፍለን እንኳን መብላት የማይችልበት ሁኔታ እየፈጠረ ያለበት ሁኔታ አለ። እና ግን ያው እንደዛም ሆኖ ያው የሰው ልጅ በተቻለ አቅም ማህበራዊ ኑሮ ለመኖር ሲል ከሰዎች ጋር አብሮ በተለያየ ሁኔታ ሁሌም ባይሆን አንዳንዴም ለመብላት የሚገደድበት ሁኔታ አለ አንዳንዴ አብሮ የሚበላበት ሁኔታም አለ። እና ይሄንን ማንሳት እፈልጋለሁ የሰው ልጅ ያው ብዙ መልኩ ማህበራዊ እእንስሣ እንደመሆኑ ወጠን ከሰው ከሰው ጋር ለመኖር ከአብሬ ጋር ይኖራል ስለዚህ ከሰው ጋር ለመኖር በተቻለ አቅም አብሮ ይኖራል እንጂ ነገሮች ትንሽ ከባድ እየሆኑ ያለበት እውነት አለ። እና ማህበራዊ ኑሮም ትንሽ አስቸጋሪ እየሆነበት ያለበት የነባራዊ ሁኔታ አለ። ግን እንዳጠቃላይ በዚህ ሁኔታ በጣም መኖር መልካም ነው የሚለው ነገር ማንሳት እፈልጋለሁ። ይሄን ይመስላል እንደ ማጠቃለያ የማነሳው ሀሳብ አብረን ምንም መብላት በዓላችን ነው ምናልባት አሁን ያለው ሁኔታ ትንሽ አስቸጋሪ ከመሆኑ ጋርተያይዞ ከሆነ ነው እንጂ በጣም አብሮ መብላት በጣም የሚደሰት የሚወድ ማህበረሰብ ነው። ያለን አፈር ስሆን እንብላ የሚል አይነት ሰው ነው አለና ይሄን ማህበረሰብ ደግሞ በተለያየ ኢኮኖሚ ጫና ባይኖርበት ይሄንን ማንም የሚጣላ አለ ብዬ አላስብም። እና እንደ አጠቃላይ ግን መብላት ደስ የሚል ነገር ነው የምለው። ነገር